የምትወደው ምግብ ምንድነው? ይላል የምወደው ምግብ ብዙ ጊዜ ፓስታ በአትክልት በጣም እወዳለሁ በጣም ነው የምወደው ፓስታ በአትክልት። በጣም ነው የሚመቸኝ እኔ በጣም ነው የምወደው ፓስታ በአትክልት። ሁሌም ፓስታ በአትክልት ብበላ በጣም ነው የሚመቸኝ ደስ ይለኛል። ብቻ ለኔ ደስ የሚለኝ በቃ ፓስታ በአትክልት በጣም ነው የምወደው።

ምን አይነት ደቦ ትወዳለህ ይላል? እኔ ያው ምወደው ዶቦ በተለይልህ እንደዚህ ከቀድሞ ጣፋጭ ክብ ዳቦ አባለ ብዬ በቃ የሆነ በከለር የተጋገረ ዳቦዎች በጣም ይመቻሉ። እሱ እንደ እና ደግሞ በውሃ ደግሞ የተጋገረ ዳቦ እንፋሎት ማለት ነው።

ሳይ ስትጠልቅ መመልከት ትወዳለህ? ይላል አዎ እኔ በጣም ደስ ነው የሚለኝ ፀሀይ ስትጠልቅ በጣም መመልከት ደስ ይለኛል። ምክንያቱም የሆነ ደስ የሚል ነገር አለው። ደስ ነው የምትል የራሷ ውበት አላት ደስ ነው የሚል ደስ ትላለች። እንደነ ያው ብታይዋት ብታያት ብዬ ነው እንትን ሚል ለብቻ

የሸክላ እቃዎችን ትጠቀማለህ ነው? አዎ። በሸክላ የተሰራ ያው ድስት አለ ብዙ ጊዜ ወጥ መስሪያ ነው ብዙ ጊዜ የምንጠቀምበት። ሸክላ የተሰራ ነው። ሁለተኛ ደግሞ ገምቦ እንስራ የሚባል አለ። ገምቦ። ለውሃ ለውሃ ማምጫ ነው። ብዙ ጊዜ ለውሃ ማምጫ ምናምን እናቶች። ምንጠቀም ምንጠቀምበት። ብዙ ጊዜ ሸክላ። እና በጣም

የሞባይል ዳታ ትጠቀማለህ? አወ የሞባይል ዳታ እጠቀማለሁ። ምክንያቱም ብዙ ጊዜ አብዛኛው ሞባይል ዳታ ነው የምጠቀመው ምክንያቱም መብራት ስለሌለ ብዙ ጊዜ በሞባይል ዳታ ነው ብዙ ጊዜ የምንጠቀመው። ዋይፋይ ስለሌለና በሞባይል ዳታ ነው ብዙ ጊዜ የምንጠቀመው። ያው ዳታ ነው ሁሌም የምጠቀመው እኔ

የእቃ ቁጥጥር ታደርጋለህ ይላል? አዎ የግድ ነው ምክንያቱም እቃ ቁጥጥር ከሌለ። ዛሬ የሰራህበትን እቃ ነገ ስለሚያስፈልግህ ተቆጣጥረህ የማስቀመጥ ከደህና። ደግሞም ስለምትሰራበት ተቆጣጥረህ የማስቀመጥ የግድ ነው። ምክንያቱም እቃው ከሌለም በምንም ልትሰራበት አትችልም። ተቆጣጥረህ ማስቀመጥ የግድ ይላል

በመንገድ ላይ ምግብ ትገዛለህ አዎ ብዙ ጊዜ አዎ ምግብ እገዛለሁ አንዳንዴ ቴካዌ አድርጌ እሄዳለሁ። ቴካዌ ቤት አስቋጥሬ ብዙ ጊዜ እንትን እላለው። አንዳንዴ ደግሞ ያው መንገድ ላይ እንደዚህ። እቤት አልደርስ አለም እንትን ሲል መንገድ ላይ አስቋጥሬ። ቴካዌ አድርጌ ገዝቼ እጠቀማለሁ። መንገድ ላይ

ልብስ ምን ያህል ጊዜ ታጥባለህ ይላል? እኔ ያው ሳምንት አንዴ ልብስ አጠዋለሁ። በሳምንት አንዴ እና በሳምንት አንዴ ነው ልብስን መቀየር ያው ማጥበውም። እና በሳምንት አንዴ ብቻ ነው እኔ ልብስ የማጣው። ምክንያቱም ያው የስራ ልብስ ለብቻ ነው የምወጣበት ልብስ ብቻ ነው። ከሳምንት አንዴ ነው ልብስ ማጥበው

ጭንቀት ሲሰማን ምን ተደረጋለህ? ይላል ብዙ ጊዜ ያው ጭንቀት ሲሰማኝ ለስ ለስ ያለ ሙዚቃ አዳምጣለሁ። ብዙ ጊዜ ሙዚቃ አዳምጣለሁ እና በቃ ሙዚቃ መደመጥ ደስ ይለኛል። ያ በኤርፎርን አድርጌ ብዙ ጊዜ ለስለስ ያለ ሙዚቃ በቃ አዳምጣለሁ። ብዙ ጊዜ ሙዚቃ ነው የማዳምጠው። እንደዚህ ጭንቀት ሲሰማኝ ብዙ ጊዜ ሙዚቃ ነው የማዳምጠው።

አመራር ሚና አለህ አይ እኔ የአመራር ሚና የለኝም። ግን ያው ስራውና የራሴ ስራውን ያው የተሰጠሁበትን ስራ ማስተዳደር ግን የራሴን ነው የግድ ነው። ምክንያቱም የምትሰራበትን እቃ በደንብ ተቆጣጥረህ አስቀምጥህ ነገ ስለሚያገለግልህ። እንጂ ሌላ የአመራር ስትል እኔ ሚና የለኝም።

ዛሬ የመጀመሪያ ምግብ ምን ነበር? የመጀመሪያ ምግብ ያው ድንች ነው። ዛሬ የበላሁትና የብዙ ጊዜ ድንችም ነው የበላሁት። ዛሬ ሳሌ ይጥችም ሳይ ነበር የረገጠኝ። እየበላሁት ያው ትንሽ ድርጅት አከመኝ

ቀዝቃዛ የአየር ሁኔታ ትወዳለህ ይላል? አዎ። ቀዝቃዛ የአየር ሁኔታ እወዳለው ምክንያቱም እኔ የምወደው ቀዝቃዛን ያው ሲቀዘቅዝቅዝ በትኩስ ነገር ምናምን ትችል ትለዋለህ ትቋቋመዋለህ በትኩስ በልብስም እየደረግክ ትቋቋመዋለህ ሞቃትን ግን በምንም መቋቋም አትችልም። እና እኔ በዛ ነው የማምነው

አለቃ ጋር ግንኙነት? እንዴት ነው ላለው ግንኙነቴ ብዙ ጊዜ። ያው ስራዬን አከብራለሁ። ያው የሚያስፈልግ ነገር ካለ ደግሞ ያው እነግረዋለሁ ያበጣልኛል በቃ እና በጣም ማለት እንደ አለቃ ሳይሆን በቃ አለ አይደል። በቃ ማለት ደስ የሚል ነው። ምክንያቱም ተከባብረን። አክብሬው እንደ አለቃ ነት አክብሬው ያው ምንኖረው

ብእር ወይስ በእርሳስ ትጽፋለህ ይላል እኔ ብዙ ጊዜ በብእር ነው እንጅ በእርሳስ ጽፌ ማለት ስዕል ካልሆነ ፅሁፉ በብእር ነው ብዙ ጊዜ። እርሳስ አደለም። በእርሳስማ ለስዕል ነው ምናምን ነው ብዙ ጊዜ የምጠቀም እንጂ ጽሁፍ እንኳን በብእር ነው ብዙ ጊዜ የምንጽፈው። ጽሁፍ ስጽፍ በብእር ነው

ለምን ያህል ግዜ በዚ ስራ ሰርተሃል? ይላል፣ እኔ ብዙ ግዜ አንድ አምስት አመት በላይ ይሆነኛል። አሁን በዚ ስራ የሰራሁት ወይ አምስት አመት በላይ ያው እኔ ከጀመርኩት። በዚህ ስራ አሁን ካለ እስካለሁበት ድረስ አምስት አመት በላይ ነኝ፤ ሆነኛል ያ አምስት አመት ሰርቻለሁ።